ሰላም በእጅ የሚሰራ ስራ ታደርጋለህ? አዎ በእጅ የሚሰራ ስራ አደርጋለሁ ብዙ ስራዎቹ። ያው በእጄ ነው በማሽን አይደለም በእጅ ነው የምሰራው ማለት ነው። ምክንያቱም ማሽን ለመጠቀም ብዙ አይነት ኢኮኖሚ ማለትም ምጣኔ ሀብትን ስለሚጠይቅ ብዙ ጊዜ በእጅ በሚሰራ ነገር ነው የማደርገው። እና በእጅ የሚሰራ ስራ አደርጋለሁ አመሰግናለሁ

የመጀመሪያው አይስማርክ ማስታወቂያ መለጠፍ የስራ መስጠት ሰላም ስለዚህ የቅጥር ሂደት እንዴት ነው? ይላል። አዎ ቅጥር ለመቅጠር ሂደቶች ወይም ደግሞ ቅደም ተከተሎች አሉት። በመጀመሪያ ደረጃ የቅጥር ሂደት ማለት የሚቀጥረው ድርጅት ወይም ደግሞ ግለሰብ የስራ ማስታወቂያ ስለዛ ስለ ድርጅቱ ያለውን የሚፈልገውን የሰው ሀይልም ሊሆን ይችላል እሱን ይለጥፋል ማለት ነው። ከዛ በመቀጠል ደግሞ የሚቀጠሩት ሰዎች የሚያሟሉት ሟሟላት ያለባቸው መስፈርቶችንም አካቶ ይይዛል ማለት ነው። አመሰግናለሁ

ሰላም እንዴት ናችሁ? በእጅ መሸመን ታውቃለህ ይላል? አዎ በእጄ መሸመን አውቃለሁ ለምሳሌ ቁጣ። እንዲሁም ደግሞ ሹራብ አይነት ነገሮችን በእጃችን እየሰራን እንለብሳለን ማለት ነው። እና በእጅ መሸመን አውቃለሁ በጣም የሚጠቅም አይነት ነገር ነው። ለአሁኑ ለዘመናዊ ልብስ አሰራር የእጅ ሽመና እጅግ በጣም አስተዋጽኦ ያለው ነገር ስለሆነ እወደዋለሁ እሰራለሁ ማለት ነው። አመሰግናለሁ

ሰላም እንዴት ናችሁ? እሺ ከስራ ባልደረቦችህ ጋር ጥሩ ግንኙነት አለህ? ይላል አዎ ከስራ ባልደረቦቼ ጋር በጣም ጥሩ አይነት ግንኙነት ነው ያለኝ ምክንያቱም ከስራ ባልደረባ ጋር ጥሩ ግንኙነት መኖር በጣም አስፈላጊ ነው። ስራንም ለመውደድ በስራም ቀልጣፋ የሆነ ውጤት ለማምጣት ከስራ ባልደረቦች ጋር ጥሩ የሆነ ግንኙነት ማድረግ በጣም ወሳኝ የሆነ ነገር ነው። እና እኔም ይሄን በመረዳት ከስራ ባልደረቦቼ ጋር በጣም ጥሩ የሆነና ደስ የሚል አይነት ግንኙነት ነው የማ ካሒደው እና ይሄው ነው አመሰግናለሁ

እሺ ሰላም እንዴት ናችሁ የቀረ ምግብህ ትበላለህ? አዎ አንዳንድ ማለት አሁን ላይ የቀሩ ምግቦች አሉ እና እነሱን ምግቦች እመግባለሁኝ ለምሳሌ ከፍራፍሬ አይነት ውስጥ የሾላ የሚባል የምግብ አይነት በእኛ አካባቢ ያለ የሚበላ ነው። ግን አሁን ላይ ሁሉም ሰው በሚባል ደረጃ የትወው አይነት የምግብ የተወው የምግብ አይነት ነው እና እመግባለሁ

እሺ ሰላም እንዴት ናችሁ ወደ የትኛው ቦታ ተጉዘህ ታውቃለህ ይላል? እኔ ያው ብዙ ጊዜ የምጓዘው መንፈሳዊ ቦታዎች ላይ። እና ታሪካዊ የሆኑ ቦታዎች ላይ ብዙ ተጉዤ አውቃለሁ። እሄዳለሁ እጅግ በጣም ደስ የሚል ነው። ለምሳሌ ብናይ። ላሊበላን ሄጄ አይቻለው ላሊበላ ውቅር አብያተ ክርስቲያን እጅግ በጣም ደስ የሚል። በጣም የሚስቡ አሰራሩ ገራሚ የሆነ። አሁን እንኳን መስራት የማይቻል ግን በዛን ዘመን የተሰራ ውብ ድንቅ የሆነ። የሰው ልጅ የሰራው ስራ ነው። እና እንደዚህ አይነት ቦታዎችን መሄድ እጅግ በጣም ያስደስተኛል።

እሺ ሰላም እንዴት ናችሁ። እሺ የትኛውን ወቅት ትወዳለህ ይላል። እንግዲህ ካሉት አራቱ የኢትዮጵያ ወቅቶች ውስጥ እኔ በጣም ደስ የሚለኝ። ጥቢ የሚባለው ወቅት በጣም ደስ ይለኛል። ምክንያቱም በዚህ ወቅት ክረምቱ አልፎ ያው አበቦች የሚፈነድቁበት መሬቱ አረንጓዴ ለብሶ የምናይበት ወቅት ስለሆነ እጅግ በጣም የምወደው የወቅት አይነት ጥቢ የሚባለው የወቅት ወቅት

ሰላም እንዴት ናቹ እሺ በመስመር ላይ ገዢ ነህ ይላል? አዎ እኔ በመሰመር ላይ ገዢ ነኝ። ምክንያቱም በዚህ ሰዓት ብዙ ነገሮች ያው በመስመር ላይ ግብይት ይካሄዳሉ ማለት ነው። ለምሳሌ ከአሊ ኤክስፕረስ ላይ የተለያዩ እቃዎችን አስመጥቻለሁ ማለት ነው። እና መስመር ያው ተጠቃሚ ነኝ ጠቃሚም ስለሆነ የግዴታ እሱን እጠቀማለሁኝ ማለት ነው። አመሰግናለው

እሺ ሰላም ጤና ይስጥልኝ እንዴት ናችሁ? መዋቢያ ትጠቀማለህ? አዎ መዋቢያ እጠቀማለሁ በተለይ ለጠጉሮቼ እና ለፊቶቼ የሚሆኑ የተለያዩ መዋቢያዎችን እጠቀማለሁ ማለት ነው። ለምሳሌ ያለመዋቢያ ጠጉሬ ሊበጣጠስ ስለሚችል የግዴታ መዋቢያዎችን እጠቀማለሁ ማለት ነው። ምክንያቱም በዛው ጥሰጉሩ ስለማሳደግ መዋቢያ እጠቀማለሁ ማለት ነው። አመሰግናለሁ

እሺ ሰላም እንዴት ናችሁ ለበጎ አድራጎት ሰርተህ ታውቃለህ? አዎ ብዙ አይነት የበጎ አድራጎቶች አሉ እና ለበጎ አድራጎቶች በጣም እሰራለሁኝ። ለምሳሌ እኔ ባለሁበት አካባቢ ቀንዲል የሚባል የበጎ አድራጎት እንትን አለ። እና እሱ ጋር እሳተፋለሁኝ። ያው እሳተፋለሁ አመሰግናለሁ

ሰላም ሰላም እንዴት ናችሁ? ወደ ስራ በሰአቱ ትደርሳለህ? አዎ ብዙ ጊዜ ወደ ስራዬ በሰአቱ ነው ምደርስ ምክንያት ገስግሼ ነው። ወደ ስራ ወደምሄድበት በርግጥ ስራ ምሄድበት ራቅ ያለ ነው። ነገር ግን ገስገስ ብዬ በመነሳት ከስራዬ በጠዋት ነው ምገባው ምናልባት ችግር ገጥሞኝ ካልሆነ በስተቀር በስራዬ ያረፈድኩበት። አንድም ቀን የለም።

እሺ አመሰግናለሁ እንግዲህ ስለ ልጅነትህ የመኖሪያ ቤትህ ጠይ ነው የሚለው? በልጅነቴ የምኖርባት አሁን ድረስ ትዝ ትለኛለች ያው የሳር ቤት ጎጆ ነበረች። በልጅነቴ የምኖርባት እና በጣም እወዳለሁ ባይዘወይ የሳር ቤት ጎጆ አሁንም ድረስ ማለት ነው። እና ድሮ የምኖርባት የነበረች የሳር ቤት ጎጆ ነች። አሁን ግን ያው ቆርቆሮ ቤት ነው።

እሺ አመሰግናለሁ። የደንበኛ እርካታን ታሳውቃለህ? አዎ የደንበኛ እርካታን አዎ ማስታወቅ እችላለሁኝ። የደንበኛ እርካታን ስንል እንግዲህ ደንበኞች ከእኛ ባገኙት አገልግሎት ያው ደስተኛ መሆን ሲችሉ የደንበኛ እርካታ ማለታችን ነው ማለት ነው። ለምሳሌ በእኛ የዕቃችን ጥራት ምናምን ሊሆን ይችላል፣ ወይም ደግሞ አገልግሎት የሰጠናቸው በዛ ነገር ሲደሰቱ ደንበኛችን ረክቷል ማለት እንችላለን።

እሺ ሰላም ሰላም እንዴት ናችሁ ማቅረቢያ ማድረግ ትችላለህ? አዎ ማቅረቢያ ማድረግ እችላለሁ። ለምሳሌ በክፍል ውስጥ የሚደረገውን የማስተማር ሂደት። ማቅረብ ፕረዘንት ማድረግ እችላለሁ ማለት ነው። የተለያዩ ሪፖርቶችንም አቀርባለሁ የስራ ሪፖርት ሊሆን ይችላል። እንዲሁም የጊዜ ሪፖርቶችን ማቅረብ እችላለሁ ማለት ነው። አመሰግናለሁ

እሺ አመሰግናለሁ በቤት ውስጥ ወይስ በውጭ መሆን ትመርጣለህ ያው እኔ የምመርጠው ከውጭ መሆን ነው ምክንያቱም ከውጭ ስንሆን ያው ብዙ ነገሮችን ማየት እንችላለን መገንዘብ እንችላለን። በቤት ውስጥ መሆን ያው ያን ያህል ደስ የሚል ነገር የለውም። ስለዚህ እኔ የምመርጠው ያው ውጭ መሆን ነው የተለያዩ ነገሮችን በማየት የተለያዩ ደስ የሚሉ ነገሮችን እሰማለሁ ወይ ማለት ነው። ስለዚህ ውጭ መሆንን በጣም እመርጣለሁ። እኔ

እሺ አመሰግናለሁ ሰንደል ትለብሳለህ አዎ ሰንደል ስንል እንግዲህ ያው ነጠላ ጫማ ማለታችን ነው። ያው ሰንደል አዎ እለብሳለሁኝ ቤት ውስጥ ስሆን ሻወር ስወስድ ያው ሰንደል ነው የምጠቀም ምክንያቱም ሰንደል ያው ቤት ውስጥ ለምሳሌ ቤት ውስጥ ሆነን በቀላሉ አውልቀን ለመግባት ወደ ቤት ውስጥ ወደ ቤትም እንዲሁም አልጋ ቤት ስንገባ በቀላሉ ለማውለቅ በጣም ምቹና ቀላል ስለሆነ ሰንደል እጠቀማለሁ ማለት ነው።

እሺ አመሰግናለሁ ሻማ ማብራት ትወዳለህ? አዎ ሻማ ማብራት በጣም ነው ደስ የሚለኝ። በእውነቱ ሻማ መብራት እንግዲህ ልደቴ ህፃን ሆኜ እያለሁ አስታውሳለሁ። ልደቴ ሻማ እየተበራ ነበረ የሚከበርልኝ እና ከዛ አንፃር። አሁንም አድጌ ሻማ ሲበራ ሳይ ልደቴ የተበራልኝ የመሰለኝ በጣም ደስ ይለኛል። ሻማ ማብራት በጣም ነው የምወደው

ጥፍርህን ትቆርጣለህ? አዎ ጥፍሬን እቆርጣለሁኝ። ምክንያቱም ጥፍር ሲዘረዝር በጣም ደባሪ ስለሚሆን ጥፍሬን ከሶስት ወይ ከአራት ቀን አንድ አንዴ እቆርጣለሁኝ ማለት ነው። ያው በርግጥ እንደዚህ ብሎ ኮንስታንት ቋሚ ባይሆንም ባደገ ቁጥር ጥፍሬን እቆርጣለሁ።

እሺ አመሰግናለሁ እሳት ለማንደድ ምን ትጠቀማለህ? እንግዲህ እሳት ለማንደድ ብዙ ዘዴዎችን እንጠቀማለን ማለት ነው። ለምሳሌ እንጨቱ እርጥብ ከሆነ የምንጠቀመው ማገዶ ማለታችን ነው ወይም ደግሞ ከሰሉ። አልነድ ካለን ጋዝ አርከፍክፈን ክብሪት በመለኮስ እሳቱን ማንደድ እንችላለን ማለት ነው። እና እኔ ጋዝ እጠቀማለሁ እሱን እሳት ለማንደድ ማለት ነው

እሺ አመሰግናለሁ የትኛውን የቀኑን ሰዓት ትወዳለህ? እንግዲህ እኔ የምወደው የቀኑ ሰዓት። ከሁለት ሰዓት እስከ አምስት ሰዓት ያለውን የቀኑን ሰዓት በጣም እወደዋለሁ። ምክንያቱም በዚህ ሰዓት ያው የአየር ንብረቱ ተመጣጣኝ የሚሆንበት በጣምም የማይሞቅ የማይቀዘቅዝበት ሰዓት ስለሆነ። ከዚህ እስከዚህ ያለው ሰዓት ለኔ በጣም ደስ የሚል ሰዓት ነው በጣም የምወደው ሰዓት ነው ማለት ነው።

እሺ ዝናብ ሲዘንብ ምን ታደርጋለህ? ያው ዝናብ ሲዘንብ በህፃንነቴ እያለው ልብሴን አውልቄ ዝናቡ ላይ መሮጥ ዝናቡ ላይ ቁጭ ማለት ዝናቡ ሲመታኝ በጣም ደስ ይለኝ ነበረ። ያው እያደኩ ስመጣ ግን ያው የዝናብ ውሃ ገድባለሁኝ። በተለያየ ማጠራቀሚያ ተጠቅሜ ዝናብ ሲጥል ውሃውን አንድ ቦታ አጠራቅሜ ለተለያየ አገልግሎት እጠቀምበታለሁ ማለት ነው። እመሰግናለሁ

እሽ አመሰግናለሁ ስንት ትራስ ትጠቀማልህ? ያው የምጠቀመው ትራስ እኔ ሁለት ነው። አንዱን ትራስ እንተራሰዋለሁ አንደኛውን ደግሞ አቅፌው እተኛለሁ ማለት ብቻዬን ስተኛ በጣም ነው የሚደብረኝ። እና የምተኛውም ብቻዬን ነው። እና ያው ትራሱን አቅፌ ነው የምተኛው ማለት ነው።

እሺ አመሰግናለሁ በመንገድ ላይ ምግብ ትገዛለህ? አዎ በመንገድ ላይ ምግብ እገዛለሁኝ። አንዳንድ ሩቅ ቦታ ስሄድ ያው ከቤትም ለመያዝ ስለማይመች። በመንገድ ላይ ምግብ እጠቀማለሁኝ። በተለይ ትራንስፖርት ተጠቅመን ተጠቅሜ እየሄድኩኝ እያለ ያው ለምሳ ሰዓት ሲደርስ ትራንስፖርት ወርደን ያው ምግብ እንጠቀማለን ማለት ነው

እሺ አመሰግናለሁ የቀረ ምግብ ትበላለህ? የቀረ ምግብ መብላት በጣም ነው የሚያስጠላኝ እና የቀረ ምግብ እኔ አልበላም የቀረ ምግብ ካለ ያው ለእንስሳ ምናምን ነው የምሰጠው ሲጀመር ያው ምግብ እንዲቀርም አልፈልግም እኔ በትንሹ አድርጌ የምጠቀመውን ያክል አቅርቤ ነው የምበላ የቀረ ምግብ መብላት አልወድም።

እሽ አመሰግናለሁ። ወደ መናፈሻ ምን ያህል ጊዜ ትሄዳለህ? ያው እንግዲህ ወደ መናፈሻ ያው ከሳምንት ሶስቴ ወይ ሁለቴ እሄዳለሁ። በተለይ ግን ቅዳሜ፣ እሁድ እነዚህ ሁለቶች ቀን ወደ መናፈሻ የምሄድባቸው ቀናቶች ናቸው ማለት ነው። እና ወደ መናፈሻ በሳምንት ሁለቴ ከሁለት እስከ ሶስት ባለው ቀን እሄዳለሁ።

እሺ አመሰግናለሁ፤ እህል መፍጨት ታውቃለህ? አዎ፣ እህል መፍጨት አውቃለሁ፤ እንግዲህ እህል ገጠር አካባቢ ላይ በተለይ የሆነ የድንጋይ ወፍጮ አለና በሱ በእህል ይፈጫል ማለት ነው፤ እና ደረቆት የሚባል አለ፤ እሱን ሲጀመር ያው በዛ በወፍጮ ነው፤ ማለት በድንጋይ ወፍጮ ነው እና መፍጨት ትችላለሁ፤

አመሰግናለው የስራ ጊዜ ገደብ ታስተካክላለህ አዎ የስራ ግዜ ገደብ አስተካክላሎው ምክንያቱም የስራ ግዜ ገደብ በጣም መስተካከል ያለበት ጉዳይ ነው። የስራ ግዜ ገደባችን ካላስተካከልን በስራችን ውጤታማ ስለማንሆን የስራ ገደቤን አስተካክየ ነው እምሰራው እያንዳንዷን ነገር። አመሰግናለው

አመሰግናለሁ እሺ። ቤተሰብ ምን ያህል ጊዜ ይሰበሰባ? እንግዲህ ቤተሰብ የኛ የሚሰበሰበው ሁሌ በየቀኑ ነው ከስራ በኋላ ማታ ላይ ያው ተሰብስበን ማዕድ የምናደርግም በጋራ ነው እንዲሁም ደግሞ ቡና ምናምን በመፍለጥ ማታ ማታ ሁሌ እንሰበሰባለን ማለት ነው።

እሺ አመሰግናለሁ በየትኛውም መተግበሪያ መልእክት ትልካለህ? እንግዲህ እኔ ብዙ መተግበሪያዎችን እጠቀማለሁ። ጎግል አለ። ቴሌግራም መተግበር ያለ ግን እኔ በጣም የምጠቀመው የቴሌግራም መተግበሪያ ተጠቅሜ። ለጓደኞቼ የተለያየ መረጃ አካፍላለሁ እነሱም ለኔ ይልኩልኛል ማለት ነው።

እሺ ዶሮ አለህ? ያው በፊት ነበረኝ። አሁን ግን ዶሮ የለኝም ምክንያቱም ያለሁበት ቦታ ምቹ ስላልሆነ ዶሮ የለኝም። እንጂ ዶሮ ማርባት በጣም ጠቃሚ ነገር ነው። እንቁላልም ለመጠቀም ዶሮ በጣም አስፈላጊ ነገር ነው

እንዳትጨርሰው እንልከዋለን እሺ አመሰግናለሁ። ማታ ምን አይነት ድምጽ ትሰማለህ? እንግዲህ ማታ ብዙ አይነት ድምጾች እሰማለሁ። ከነዛ መካከል ግን ያው ዶርም ላይ ብዙ ሆነን ነው የምንተኛው እና ያው የጓደኞቼን ድምጽ ማለት ሲያንኮራፉ እሰማለሁኝ። የማንኮራፋት ድምጽ እሰማለሁ ማለት ነው

እሺ አመሰግናለሁ ቀትር ምን ትመገባለህ? እንግዲህ ቀትር ላይ ያው እኔ የምመገበው ቀዝቀዝ ያለ ነገር ነው። በተለይ የሚጠጡት አሁን እነዚህ ቀዝቃዛ መጠጦች ከፍሪጅ የወጡ መጠጦችን እጠቀማለሁኝ። ምግብም ቢሆን በጠጣር አይነት ያለውን ምግብ ከፍሪጅ የወጣ ምግብ መመገብ በጣም ደስ ይለኛል

እሺ አመሰግናለሁ ገንፎ ትበላለህ? ገንፎ ያው በጣም አልፎ አልፎ በሚባል ደረጃ ነው? ወይ የምበለው ገንፎ ሁሌ ተዘወትሮ አይበላም። ነገር ግን ያው ክረምት ላይ ብርድም ምንም ስላለ ያው አልፎ አልፎ ገንፎ። እንበላለን ማለት ነው።

እሺ ምን አይነት ሳሙና ትጠቀማለህ? ያው ብዙ አይነት ሳሙና እጠቀማለሁ። ማለት እንደሁኔታው ለልብስ ያው የልብስ የሚሆን አይነት ሳሙና ነው። ነገር ግን ለቆዳ የሚሆን ደግሞ ለገላዬ ምናምን ለቆዳ የሚሆን አይነት ሰሞን አጠቀማለሁ። ብዙ ጊዜ ዶክስ ወይ ዱሩ ምናምን አይነት ሳሙናዎችን እጠቀማለሁ።

ብዙ ሰነዶች ታዘጋጃለህ አዎ ብዙ ሰነዶችን አዘጋጃለሁ። ለምሳሌ የስራ ሪፖርት ሰነዶችን አዘጋጃለሁ። ማለት ሰርተን ያው ስለዛ ስራ አንዳንድ ነገሮች ስለሚያስፈልጉ ሪፖርት በሪፖርት መልኩ አስቀምጣለሁ። እንዲሁም ደግሞ የተለያዩ ሰነዶችን አስቀምጣለሁ።

እሺ አመሰግናለሁ ቅጽል ስም አለኝ አዎ ቅጽል ስሜ እንግዲህ ጓደኞቼ ያወጡልኝ የአንድ ቅጽል ስም አለ። ማለት በህፃንነቴ እጅግ በጣም ነጭ ነበርኩኝ እና በዛን ታይም። ጓደኞቼ ፈረንጁ እያሉ ነበር ሚጠሩኝ ይቅጥል ስም እና ፈረንጁ የሚባል ቅጽል ስም አለኝ

እሺ አመሰግናለሁ እንግዲህ የኔ የስራ ምኞቴ ምንድነው ለሚለው ጥያቄ? የስራ ምኞቴ የኦንላይን ስራ ነው። ምክንያቱም በኦንላይን ስራ ላይ ምንም አይነት ከባድ ሚባል ጉልበት ሳናወጣ በቀላሉ። ገንዘብ ማፍራት የምንችልበት የስራ አይነት በመሆኑ የኦንላይን ስራ እጅግ በጣም የምወደው ስራ አይነት ነው።

አለው የምትወደው የቀለም አይነት ምንድነው? ለሚለው እንግዲህ እኔ የምወደው ሶስት አይነት ቀለሞችን በጣም አጥብቄ እወዳለሁኝ። አረንጓዴ ቢጫ ቀይ የሚሉት ቀለሞች እጅግ በጣም ደስ የሚሉኝ ቀለሞች ናቸው። ያው የወደድኩበትም የራሴ ምክንያት አለኝ ማለት ነው። ምክንያቴም የሀገራችን ባንዲራ በመሆኑ እጅግ በጣም የምወደው የቀለም አይነት ናቸው።

እሺ አመሰግናለሁ እንግዲህ ይቅርታ መጠየቅ ቀላል ነው ለሚለው አዎ ይቅርታ መጠየቅ በጣም ቀላል ነገር ነው። ምክንያቱም እንግዲህ በስህተት ሳናውቅ ላጠፋነውም ነገር። ወይም ደግሞ አውቀንም ሊሆን ይችላል ላጠፋነው ነገር ይቅርታ መጠየቅ ቀላል የሆነ ነገር ነው ማለት ነው።

እሺ አመሰግናለሁ! የስራ ቦታህ ደህንነት እንዴት ነው? ለሚለው እንግዲህ የስራ ቦታ ደህንነት ማለት በስራ ቦታ ላይ ያለ ጤነኝነት እንደማለት ነው። ያ ማለት ምንም አይነት ህውከት የሌለበት ጥሩ የሆነ የስራ አካባቢ መፍጠር ማለት ሲሆን ይሄ ደግሞ እጅግ በጣም አስፈላጊ የሆነ ነገር ነው ለአንድ ስራ መሳካት ማለት ነው።

እሺ አመሰግናለሁ ስንት ብርድ ልብስ ትጠቀማለህ? የሚለው ያው እንግዲህ የምጠቀመው ብርድ ልብስ እንደየ ወራቱ ይለያያል ነገር ግን አብዛኛውን የምጠቀመው አንድ ልብስ ነው። ምክንያቱም ሙቃት ስለሆነ አንድ ብርድ ልብስ እጠቀማለሁ። ነገር ግን ቀዝቃዛ በሚሆንበት ጥቢ አካባቢ ላይ ሁለት ብርድ ልብስም እንደሁኔታው የምጠቀምበት ጊዜ አለ።

እሺ አመሰግናለሁ። ሽማግሌዎችን እንዴት ታከብራለህ? ለሚለው ጥያቄ እንግዲህ ሽማግሌዎችን በብዙ መንገድ ማክበር እችላለሁ ማለት ነው። ለምሳሌ ሽማግሌዎች ሲመጡ ከተቀመጥንበት በመነሳት ሰላምታ እንሰጣለን። እንዲሁም ደግሞ ተቀምጠንም ከሆነ ለምሳሌ ጉዞ ላይ 'ትራንስፖርት' ላይ እኛ ከተቀመጥንበት ላይ ተነስተን እነሱን በማስቀመጥ ወንበር ላይ በማስቀመጥ ማለት ነው። እኛ ቆመንም ቢሆን ልንሄድ እንችላለን ማለት ነው። አመሰግናለሁ!

እሺ አመሰግናለሁ። ልብስ ምን ያህል ጊዜ ታጥባለህ ለሚለው ልብስ እንግዲህ ከወር ሶስቴ አጥባለሁኝ ማለት ነው እሱንም ቅዳሜ ቅዳሜ ከስራ ስለማይኖር ቅዳሜ ቅዳሜ ልብስ አጥባለሁ። ስለዚህ ከወር ሶስቴ ልብስ አጥባለሁኝ ማለት ነው አመሰግናለሁ።

እሺ አመሰግናለሁ የቤት እንስሳ አለህ ይላል አዎ እንግዲህ የቤት እንስሳ ማለት ለማዳ ይሁንና ከእኛ ጋር የሚኖር እንስሳ ማለት ነው። እና የቤት እንስሳ አዎ አለኝ። ለምሳሌ ከቤት እንስሳወቼ መካከል በግ በሬ እንዲሁም አህያ ፈረስ የመሳሰሉት። የቤት እንስሳዎች አሉኝ ማለት ነው። አመሰግናለሁ

እሺ አመሰግናለሁ የአካል ብቃት እንቅስቃሴ ታደርጋለህ ለሚለው? አዎ የአካል ብቃት እንቅስቃሴ አደርጋለሁ። በተለይ ጠዋት እና ማታ ላይ የአካል ብቃት እንቅስቃሴ ሁሌ አደርጋለሁ። ጠዋት ወደ ስራ ከመሄዴ በፊት የአካል ብቃት እንቅስቃሴ ሰርቼ ነው የምሄደው። እና ማታም እንደዚሁ ከመተኛቴ በፊት የአካል ብቃት እንቅስቃሴ እሰራለሁ። አመሰግናለሁ

እሺ አመሰግናለሁ እንግዲህ ስንት ቋንቋ ትችላለህ ለሚለው ጥያቄ? የምችለው ቋንቋ ሁለት ነው አማርኛ በደንብ አድርጌ የምችለው። የአፍ መፍቻዬ ሲሆን እንግሊዘኛ ደግሞ በተወሰነ መልኩ በትምህርት ያዳበርኩት የተወሰነ የምችለው የቋንቋ አይነት ነው ማለት ነው። ሁለቱን እችላለሁ አመሰግናለሁ

እሺ አመሰግናለሁ ቀዝቃዛ የአየር ሁኔታ ትወዳለህ ለሚለው? ቀዝቃዛ የአየር ሁኔታ አይመቸኝም እኔ የሚመቸኝ የአየር ሁኔታ። በጣም ሙቀት በጣም ቀዝቃዛ ያልሆነ መካከለኛ የሆነ የአየር ንብረት በጣም የምወደው የአየር ንብረት ነው። ቀዝቃዛ ለተለያየ በሽታ። ስለሚያጋልጥ ቀዝቃዛ የአየር ንብረትን አልወድም ማለት ነው